አዎ ኢሜል ትጠቀማለህ ኢሜል እጠቀማለሁ አዎ። እንዴ በጣም በደንብ ነው የምትጠቀመው ለብዙ ነገር ነው የምትጠቀመው። ከዛ ደግሞ ረጅም ጊዜ ሆነኝ መጠቀምም ራሱ ከጀመርኩኝ በጣም ረጅም ጊዜ ሆኖኛል። ያው እንደሚታወቀው ተማሪዎችም ተማሪ ሆኜም ለአስተማሪዎች አሳይመንት የምናስገባው በኢሜል አድራሻቸው ስለነበረ የግድ የራሴ የሆነ ኢሜል ሊያስፈልገኝ ነበረ። እና በዛን ሰዓት የጀመርኩት ኢሜል የመጠቀም ነገሩ እስካሁን ድረስ አለ። አሁን ላይ ደግሞ ጥቅሞቹ በጣም ተነስቶ ከስራዬ ጋር ተያያዥነት ላላቸው ጉዳዮች። ከዛ ባለፈ ደግሞ ይበልጥ ለስራ ነው የምጠቀመው በርግጥ ግላዊ ለሆኑ ነገሮች ማለቴ ከስራ ውጭ ላልቡ ነገሮች ብዙ አልጠቀምበትም። መደበኛ ቴክስቶች መደበኛ የዋትሳአፕ እና የቴሌግራም ጽሁፎች ወይም የድምጽ መልእክቶች ምናምን ነው የምጠቀመው። ኢሜል እንደ አብዛኛው ሰው ለ ለ ስራ እና ከስራ ጋር ተያያዥነት ያላቸው ነገሮች ይጠቀምበታል። እንዳልኩት ደግሞ ስራዬ በራሱ ከደንበኞች ጋር ሚያገናኘኝ የነሱን አስተያየት መቀበል የነሱን ሀሳብ የመቀበል ነገር ስለሆነ ስራው በራሱ እና ለዚህ ደግሞ ኢሜል መጠቀም በጣም ትለቅ የሚባል አማራጭ ነው። ከመደበኛ ቴክስቶች ከመደበኛ የጽሁፍ መለጦች በበለጠ ኢሜል አንደኛ በጣም ሴኪዩድ ነው ማለት የተጠበቀ ነው። ጠቅ ነው ከዛ ባለፈ ደግሞ ለአጠቃቀምም ምቹ ነው ያን ያክል አይከብድም። ከዛ ባለፈ ግን የራሴ የምትለው አካውንት ስለሆነ እንደፈለክ ለራስህም ልትጠቀምበት የምትችል ነገር ነው። ከዛ ደግሞ ተደራሽነቱ በጣም ጽፌ ነው በተለይ አሁን ላይ ብዙ ሰው ኢሜል ይጠቀማል። ለስራም ይሁን ማለት በግለሰብ ደረጃም ይሁን እንደ ድርጅትም ሰዎች የሚለውኝ ይመርጣሉ ከመደበኛ የመላላክ ወይም የመልእክት መላላክ መንገዶች የበይበልጥ ኢሜል ይጠቀማሉ። ስለዛ የኔ ኢሜል መጠቀም ተደራሽነቱ በጣም ከፍተኛ እንዲያደርገው በጣም ደግሞ ስሙዝ የሆነ ግንኙነት ከደንበኞች ጋር እንዲኖር ያደርጋል ብዬ አምናለሁ። ለዛ ለዛ ኢሜል በስነስርዓት ነው የምንጠቀመው ትንሽ ከበድ ከባድ እንኳን አይደለም ግን ከባድ አይደለም እንደውም ቀላል ነው። ያ ሂደት የመክፈት ሂደቱ በጣም ቀላል ነው። ከዛ ላይ ደግሞ ምናልባት እንኳን የይለፍ ቃላችን እንኳን ብረሳ በሆነ አጋጣሚ መልሶ ደግሞ የለፍ ቃላችንን ለማግኘት ያን ያክል ብዙ መንገድ የለውም የነገር የሚከብድ ነገር የለውም። በጣም ለአጠቃቀም እጅግ በጣም ምቹ ነው። ለሁሉም በሚባል ደረጃ ምቹ ነው። ስለዛ ለብዙ ሰዎች እኔን ጨምሮ በጣም አሪፍ ጥሩ የሚባል አማራጭ እንደሆነ አስባለሁ። ከዛ ባለፈ እም እም የት ደጋጋሚ እንትኖች አጋጥሞኛል ያወቃሉ ኢሜል አድራሻዎች እየቀያየርኩ ምናምን ረጅም ጊዜ ይጠቀም ነበር። አሁን ደም ድረስ እንዳልኩት ከስራ ጋር ለተያዙ ነገሮች በግልም ለምትጠቀማቸው ነገሮች በተለይ ደግሞ ከስራ ጋር ለሚያያዙ አብዛኛው ሂደቶች ወይም የመልእክት መላላኪ ሂደቶች ኢሜል ነው በጣም የምመርጠው። አሁን ላይ